ሩቅ ሩቅ ማለት ያ ያለበት አንድ ሰው ከአንድ ሰው ጋር ያለበትን ርቀት ለመግለጽ ሩቅ ቶሎ የማይደረስበት በቀላሉ የማይደረስበት ነገር ሩቅ ይባላል። ለምሳሌ ሀገሩ ሩቅ ከሆነ በአንድ ቀን የማይደረስ በግማሽ ቀን የማይደረስ ነው እና ሀገር ሩቅ ወይም ደግሞ ወደ ላይ ተሰቅሎ ረጅም ከሆነ አሁን ሰማይ ሩቅ ነው። ሰው ቢል ጠራራ ቢል ጠራራ ሊነካቸውም እና ሊደረስበት የማይችል ቶሎ ሊነካ የማይችል ነገር ቶሎ ሊገኝ የማይችል ነገር ሩቅ ይባላል

ምስት ማለት አካል ማለት ነው አጥንትሽ ከአጥንቴ ስጋሽ ከ ስጋዬ ይላል ምስት ማለት አካል ማለት ነው። አካል ሚስት አካል ናትና ከግራ ጎን የተገኘች አዳም ብትሆን ይሆን ዘንድ መልካም አይደለም። እና ረዳትና የምትሆነውና የምትመቸውን ሴት ምስት እንፍጠርለት። አንድ ምስት ማለት አካል ማለት ነው። ከአካል

ገንዘብ ማለት ብር ማለት ነው ብር ገንዘብ ብር ነው። ገንዘብ ምን ያህል ገንዘብ አለህ ምን ያህል? ገንዘብ ማለት ብር ማለት ነው። በባንክ ያለ ሊሆን ይችላል በኪስ ያለ ሊሆን ይችላል ያ ብር

ፖሊሲ ማለት የአንድን መስሪያ ቤት መመሪያ ያንዲ ሀገር መመሪያ የአንድ አካባቢ መመሪያ የአንድ ጎጥ መመሪያ የሚተዳደርበት እና የሚመሩበት ምን ይባላል ፖሊሲ ይበላል

ቡናማ ማለት የቀለም መለኛ ነው። ነጭ አለኝ ቢጫ አረንጓዴ አለ ቀይ አለ ግን ቡላማ አለ ነጭም ያልሆነ አይዝም ያልሆነ ጥቁርም ያልሆነ መካከለኛ የሆነ። ከጥቁር ወደ ቀዩ ከቀዩ ወደ ጥቁር ቡናማ መልክ ሆነ ማለት ነው።

ጣራ ማለት ከግድግዳ በላይ ያለ፣ ከላይ ያለውን የቤት ክፍል የሚሸፍን ከላይ ዝናብ እንዳይገባ ነፋስ እንዳይገባ ፀሀይ እንዳይገባ ከክዳኑ ክዳኑ የሚከደንበት የሚሸከም ጣራ ይባለል። የቤቴ ላይኛው ውቅር ተዋቅሮ የሚቀመጥ ጣራ ይባለል። የቤቴ ላይኛው ክፍል ጣራ ተብሎ ይጠራል።

መረጃ ማለት ስለአንድ ነገር የሚቀመጥ ፋይል ነው። አሁን ሰው ስለ ሀገሩ ታሪክ ሊያውቅ መረጃ ያስፈልገዋል። ስራ ለመቀጠር እና ለመስራት ቢፈልግ የባለፈ የስራ መረጃ ያስፈልገዋል። መረጃ ማለት ስለአንድ ነገር የሚገልጽ የሚያስረዳ የተቀመጠ የተጻፈ ወይም በቃል ያለ የተያዘ ነገር መረጃ ይበላል

ስምንት አለ ቁጥር ነው። ከሰባት ቀጥሎ ያለ ቁጥር ነው አንዱኛው የተጠማዘዘች ከታችም ከላይም ዜሮ ያላት እዛ ዜሮ የተገናኘ ስምንት ማለት ቁጥር ነው

በረዶ የዝናብ አይነት ነው። የዝናብ አይነት ሆኖ በጣም ቅዝቃዜ ከቀዝቃዛ። ቦታና ደመና የሚፈጠር የዝናቡ ትነት የመሬቱ የተኖ ተኖ ዘንድ ደናው ላይ ሲወጣ ያን ጊዜ ደግሞ የነበረው ቁር። በጣም ብርድ ሆኖና ቅዝቃዜ ሆኖ። እንትን ከቀዘቀዘ ያ ዝናቡ ሲወርድ በረዶ ዲንዲ ዲንጋይ የጠጠሩ በረዶ ሆነ ወርቅ

ጠረንጴዛ የመጻፊያ ለመጻፍ የምንደግፍበት ለማንበብ የምንደግፍበት ምግብ ለመብላት የምናስቀምጥበት የምንጠቀምበት ከአራት እግር የሚሰራ በሰው ቁጭ ብሎ በሰው ልክ የሚሆን ጠረጴዛ ይባላል። የመጻፊያ ቦታ መመገቢያ ቦታ።

ቡና የፍቃፍራፍሬ መካከል አንዱ ሲሆን፤ የሚጠጣ ነው ይሄም ደግሞ ተለቅሞ፤ ተቆልቶ፤ ተፈጭቶ፤ እዛም ተፈልቶ የሚጠጣ ለማናቃቂያነት የምያገለግል ከፍራፍሬ አንዱ ቡና ይበላል። ለመናቃቂያነት በኢትዮጵያ በብዛት ይገኛል እና ለማነቃቂያነት ለተጨነቀው እና ለጨነቀው ሰው ማነቃቂያ እንቅልፍ እንቅልፍ አለማነቃቂያ